ክላውድ ማከማቻ ይሄን ያህል ትልቅ ተጠቃሚ ባልሆንም አንዳንድ ፋይሎችን ለማስቀመጥ ብዙ ጊዜ እጠቀምበታለሁ። ግን ብዙም ሳይሆን ያው ተጠቅምን ያህል ለማለት ስልኬ ላይ እና ፒሲዬ ያሉትን አገልግሎቶች ለመጠቀም ያህል ፋይሎቼ እንዳይጠፋብኝ እጠቀማለሁ።

አዎ ፀሀይ መውጣትን በጠዋቱ አያለሁ። ያ ስትወጣ ያለችው የፀሀይ ውበት፣ ከዳመናው ጋር የሚፈጥረው ግንኙነትና የሚያወጣውን ላይት ለማየትና ፀሀይም ለመሞቅ በጠዋቱ እሱን ለማየት በጣም እጓጓለሁ ወጥቼም አየለው።

መናፈሻ ብዙ ጊዜ ሂያዥ አይደለሁም። ግን አንዳንዴ ጸጥታ- መረጋጋት ዱሮችን የወፎች አጫጫታ መስማት በምፈልግበት ሰዓት በሙሉ- ወደመናፈሻ አቅራቢያችን ወዳለ መናፈሻ ጎራ ብዬ አያለሁና እከታተላለሁ።

አዎ በስነ ስርዓት ነው ማስቀምጠው ከልጅነቴ ጀምሮ እናቴ እየተቆጣችኝ ነገሮችን ሳበላሽ ስለምትቆጣኝ ያን ነገሮች ማስተካከል ክለዥነት ጀምሮው ነው። የለመደብኝና አሁንም አብሮኝ ያደገ ነገር ቢኖር እሱን ነው። እና የተለያየ ነገሮችን ሳስቀምጥ በስትክክል በስነ ስርዓት ነው ማስቀምጠው።

አዎ የሽያጭ ግቦች አሉኝ። በሚቀጥለው አመት ይሁን በአሁኑ አመት ልሰራቸው ያሰብኳቸው ሊሸጣቸው ያሰብኳቸው ፕሮዳክቶች እና እቃዎች አሉ። እነሱን እቃዎች ለመሸጥ ገና ከሆኑ የማስታወቂያ ሰራዎችን በቴሌግራም ሆነ በፌስቡክ ለማሳራት እና ለማግኘት። እቅድ እያደረኩ ነው እንደምሰራውም እርግጠኛ ነኝ።

ያ የምወደው መጠጥ ኮካ ነው ኮካ እጅግ አድርጌ እወዳለሁ። ሰዎች ብዙ ጊዜ ኮካ እንድጠጣ ባይጋብዙኝም እኔ ግን የኮካ ጣፋጭነቱ በውስጡ ያለው ጋዞች በሙሉ ደስ ስለሚበይ። ኮካን አብልጬ እወደዋለሁ።

የስራ ጊዜ እንደሌሎች የተወሰነ ሰዓት የስራ ሰዓት ባይኖረኝም እቤት ውስጥ ስለምሰራ ስራዎቼን የምሰራቸውን ስራዎች በሙሉ እቤት ውስጥ ነው የማሳልፈው። የተለየ ሰዓት የለኝም ጊዜዬም አሪፍ ነው። እየተዝናናው ከቤተሰቦቼ ጋር ቺሊ እያደረኩ ነው። ያን ስራዎችን ስለምሰራው እና። እወደዋለሁ የምሰራበትን ጊዜ

አዎ አንዳንድ ጊዜ እገዛለሁ ምክንያቱም አዲስ አበባ ላይ በምኖርበት አካባቢ አሪፍ አሪፍ የሆኑ ስናኮችን እና ጣፋጭ ምግቦች ስላሉ እነሱን ነገር ደግሞ እኔ ስለምወዳቸው ብዙ ጊዜ እነሱን ነገር ስለማዘወትር። እገልጣለሁ

ኖ ማጥቂያ ማንቂያ ሰዓት አልጠቀምም ምክንያቱም እኔ በተፈጥሮዬ የምንሳበት ሰዓት አለ ከእሱ ሰዓት ብዙ ጊዜ አላሳልፍም ማታ ብዙ ነገር ተጠቅሜ ሰክሬ ጠጥቼም ብመጣ ከዛች ሰዓት አታልፍብኝም። ስራ ላይም ኢፌክቲቭ እንደሆነ የረዳኝ እሱ አይነት ባህሪዬ ነው።

አዎ እጾማለሁ ምጾመው ግን በሃይማኖታዊ ጉዳዮች ነው። እኔ የኦርቶዶክስ እምነት ተከታይ ስለሆንኩ። በአመት ውስጥ ብዙ አይነት አብያተ ጾማት አሉ። እና እነሱን ጾሞች ጾማለው። አሁን ራሱ ለገና በዓል የሁለቱን ጾም ነበር እሱን ጾም ጾምያለሁ። ጾመናል መላው ኦርቶዶክስ ነዋሪዎች በሙሉ ማለት ነው።

የትርፍ ጊዜ ማሳለፊያዎቼ ቡና በመጠጣት የተለያዩ ነፋሻማ ቦታዎች ጥላ ስር ቁጭ ብዬ በማየት ፊልም በማየት ሙዚቃዎችን በመስማት ትርፍ ጊዜዎችን በእንደዚህ አይነት ነገሮች አሳልፋለሁ። አዳዲስ ታሪኮችም ያዝናኑኛል እነሱን እከታተላለሁ።

በአሁኑ ቅዳሜና እሁድ ምንም ላደርግ አላሰብኩም ግን ጀስት እንደ ጓ ከጓደኞቼ ጋር ሌላ ጊዜ እንደማሳልፈው። ከእነሱ ጋር አሪፍ ጊዜ አሳልፋለሁ ብዬ አስባለሁ ምክንያቱም ሁሌ ቅዳሜ እና እሁድ ከእነሱ ጋር ነኝና የተለየ ቅዳሜና እሁድ ይኖራል ብዬ አላስብም።

አዎ ደስ የሚል ስሜት አለው። ለምሳሌ ከመስኮት ጎን ሆነህ ውጪዎቹንም የምትጠይቅ ከሆነ ውጭ አረንጓዴ ነገሮች ህፃናት ይጫወቱ የውሾች እንቅስቃሴ አየሩ ንፋሱ ትዝታዎች ተመስጦ ሙዚቃ ለመስማት ስለሚሆን። ያስደስታል እኔም እወዳለሁ ብዬ አስባለሁ።

አዎ በስራ ቦታ ተግባቢና ተጫዋች ልጅ ስለሆንክ ብዙ አይነት ጓደኞች አሉኝ በእንደሱ አይነት ቦታ ላይ ማለት ነው። እስካሁን ይኸው አብረውኝ ያሉ ልጆች አሉ በስራ ቦታ ላይ የተገኙ ናቸው። ጓደኞቼ ጥሩ ሰዎች አሉ።

አዎ በጣም የምወደው የቀለም አይነት ጥቁር ነው። ጥቁር በልብስም ቢሆን ማዘወትረው እሱን ስለሆነ ጥቁር ነው ያለኝ። የሆነ የሚገዛኝ ነገር አለ። ጥቁር ያስደስተኛል ሌሎች ብራይት ነገር አያስደስተኝም ማለት አይደለም። ግን ጥቁር ብዙ ነገር ላይ ሲገባ ያሳምራል።

እጅ ጽፍ በቀኝ ነው በቀኝ እጄ ነው የምጽፈው በእግሬም ለመሞከር ሞክሬ ነበረ ግን ጀስት እግሬ እንደ ቀኝ ሆኖ ኢፌክቲቭ ሆኖ ለመስራት አልቻለም። ስለዚህ እኔ አሁን ብዙ የምጽፋቸውን ከልጅነቴ ጀምሬ ጀምሬ የጀመርኳቸው ጽሁፎች በሙሉ በኝ እጄ ነው የምጽፌቸው። ያው አትሳቅብኝና በቀኝ እጅ እጅ ጽሁፌ ይሄን ያህል የሚያምርና ደስ የሚል አይነት ነገር አይደለም ግን ቢሆንም ለማንበብ ሰው ይረዳዋል። ይህ የሌሎቼ የጓደኞቼን ሳይ ደግሞ በጣም የሚያማምር የሚያማምር የሚያማምር ጽሁፎችን ሲጽፉ አያው ሁሌ በእነሱ ቀናለው አንዳንድ ግሩህ ግራኝ የሆኑ ጓደኞች አሉኝ። ግራኝ በሆንኩኝ ብዬም የተመኘሁባቸው ጊዜዎች ነበሩ። ግን አሁን ላይ ቀኝ ነው በቀኝ ነው የምጽፈው በቀኝ ነው የምጠቀመው።

ባህላዊ ምግብ በጣም የምወደው እኛ ሀገር ብቻ የምትሰራ የዶሮ ወጥ ትባላለች። በጣም መታቀጥል ኢትዮጵያኖች ብቻ ጣዕሟን የሚያውቋት ከድሮ የምትሰራ አንድ ድሮ ብልት አስራ ሁለት ቦታ ተከፋፍሎ የሚጣፍጥ አድርጎ ለባህል የሚሰራ ምግብ አለ። እሱን ምግብ እኔ በጣም እወዳለሁ። እንደ ሀገራችን ደግሞ አብዛኛው የኢትዮጵያ ህዝብ የሚወደውና የሚያግባባን የባህል መግባችን ዶሮ ነው። ያን ዶሮ ደግሞ በጣም በጣም እናቴም ጣፋጭ አድርጋ ስለምትሰራ። እኔም በጣም እወደዋለሁ ዶሮአችን።